አዎ የቤት እንስሳ አሉኝ የቤት እንስሳ አንደ ውሻ እና ድመት ነው ያሉኝ ማለት ነው ስለዚህ እነሱን ተንከባክቤ ራሴን ነው ያሳደኳቸው። በተለይ ውሻው በጣም ነው የሚቀርበኝ ልክ እንደ ጓደኛዬ ነው። ሲንቀሳቀስም አውሮኝ ከእኔ ጋር ይንቀሳቀሳል ማለት ነው። የእግር ጉዞ ሳደርግም እንዲሁም ከእኔ ጋር ይጫወታል ልዩ ፍቅር አለኝ ከእሱ ጋር። ድመትም አለችኝ ማለት ነው ስለዚህ ራሴ ያሳደግኳቸው ራሴን አሳክሜ የማኖሯቸው ናቸው።

ማታ ምመገበው ሁል ጊዜ አንድ ሰዓት ነው አንድ ሰዓት ማታ ማለት ነው። አንዳንዴም ከዚያ ቀድሜ ልመገብ እችላለሁኝ ስለዚህ እንደየሁኔታው ነው። ብዙ ጊዜ ግን አንድ ሰዓት ማታ የራት የምንቀርብበት ሰዓት ነው ማለት ነው። እንደ ቤተሰብ ውጪ የምበላ ከሆነ ግን ከዛ ቀደም ብዬ እበላለሁኝ ማለት ነው። ስለዚህ ይሄ እንደ ጥሩ ልምድ ነው። ውጪ ስንበላም በጊዜ በልተን ነው የምንገባ ማለት ነው

ጥፍሬን ማሳደግ አልወድም ጥፍሬን እቆርጣለሁኝ ስለዚህ ሁል ጊዜ ጥፍሬ ሳያድግ ነው የምቆርጠው ማለት ነው። ስለዚህ በተለያየ ምክንያት ወደ ጥፍሩ የሚገቡ ቆሻሻዎች ሌላ የጤና ችግር ሊያመጡ ይችላሉ። ምክንያቱም ጥፍር ላይ የተደበቁ የሚቀር ቆሻሻ ከምግቡ ጋር ወደ አፍ ሊገባ ይችላል። ይሄ ደግሞ ሌላ ጥፋት ነው የሚሆነው ወይ ደግሞ ሌላ ችግር ነው የሚያመጣብን ማለት ነው። ስለዚህ ከዚህ አንፃር ሁል ጊዜ ጥፌን እቆርጣለሁኝ። ጥፍር ማሳደግ ጥሩ ነው ብዬም አላስብም።

የተወለድኩት መቀሌ ከተማ ነው። መቀሌ ማለት በኢትዮጵያ የሚገኝ ሁኖ። የሀገሪቱ ሰሜናዊ ሰሜናዊ ክፍል ነው ወይ ደግሞ በስተሰሜን ያለው ግዛት ነው ለማለት ነው። እዛ ነው ተወልጄ ያደግኩት ትልቅ ከተማ ነው። ከአዲስ አበባ ሶስተኛ ወይ ሁለተኛ ከተማ ቢሆን ነው በትልቅነቱ። ስለዚህ እኔም እዛ ነው ተወልጄ ያደኩት ደስ የምትል ከተማ ናት። እኔ ተወልጄ ያደኩባት ደስ የምትል ቅጠማ ናት

አዎ በስራ ምክንያት ተጉዤ አውቃለሁኝ በተለይ በሀገር ውስጥ ማለቴ ነው። በሀገር ውስጥ ያሉ ግዛቶችን ለስራ ምክንያት ተጉዤ አውቃለሁ ወደ አኩስም ተጉዤ አውቃለሁ። ጎንደር መቀሌና ሌሎችም አጫጭር ጉዞዎችን አድርጌ አውቃለሁ ማለት ነው። የሄድኩበትም በአውሮፕላን ነው። የአውሮፕላን ጉዞ ነው ያደረኩት ስለዚህ የተለያዩ ከታሪካዊ ስፍራዎችን ጎብኝቻለሁኝ ማለት ነው። በዚህ አጋጣሚ በስራ ምክንያት ሄጄ በዛ አድርጌም የታሪካዊ የሆኑ ቦታዎችን አይቻለሁኝ